አዎ ቀጠሮ አከብራለሁ ብዙ ጊዜ ቀጠሮ ባለኝ ሰዓት በተቻለኝ አቅም እንደውም አስር ደቂቃ ቀደም ብዬ ለመገኘት እሞክራለሁ። ብዙ ጊዜ ትራንስፖርት ላይ ችግሮች ሊገጥሙ ስለሚችሉ መጨናነቅ ስለሚኖር ቀድሜ እወጣለሁ።

ምን አይነት መሳሪያዎች ትጠቀማለህ? መሳሪያ ማለት ከምን አንፃር? መሳሪያ ማለት ከምን አንፃር አሁን ለምሳሌ ቤት ውስጥ ከሆንኩኝ ለማብሰያው የተለያዩ አይነት መሳሪያዎችን እጠቀማለሁ ለምሳሌ ማንኪያ ጭልፋ ድስቶች ማንደጃዎች ከሰል ቢላዋ መክፊያ ጣሳ ኩባያ የተለያየ የዋስብ የኪችን የማድ ቤት የማድቤት እቃዎችን ልጠቀም እችላለሁ። ሌላው ደግሞ ለማፅጃ የሚሆኑ መወልወያ መጥረጊያ ባልዲዎች እነዚህን ነገሮች ለማጽጃ ቤት ውስጥ ልትጠቀም እችላለሁ። ሌላ ደግሞ ስራ ህክምና ቦታ ላይ እስክሪብቶ ወረቀቶች የህክምና መሳሪያ መለኪያ መሳሪያዎች መለብሰው ደግሞ የሙያ ልብሶች ነጭ የሆነ የሙያ ልብስ ኮፍያ እነዚህ እነዚህን ነገሮች ልጠቀም እችላለሁ። ሌላው መኝታ ቤት ደግሞ የተለያዩ ለብርድ መከላከያ የሆኑ ነገሮችን ልጠቀም እችላለሁ። በተለያየ ቦታ የተለያየ አይነት መሳሪያችን እገለገላለሁ። ያው መሳሪያዎቹ የሚሰሩበት የተለያየ እቃ ግማሹ በፕላስቲክ ሊሆን ይችላል ላስቲክ ግማሹ ከብረት ሊሆን ይችላል። ግማሹ ደግሞ ከእንጨት ሊሆን ይችላል አሰራራቸውም ሊለይ ይችላል በእጅ የተሰሩ ነገሮችን ልጠቀም እችላለሁ። ከፋብሪካ የወጡ ነገሮችን ልጠቀም እችላለሁ። በእጅም በፋብሪካም የተሰሩ ነገሮችን ልጠቀም እችላለሁ። ስለዚህ እቃዎቹ ደግሞ ገንዘብ የተገዛበት መጠን ይለያያል አንዳንዶቹ እቃዎች በጣም ውድ ይሆናሉ አንዳንዶቹ እቃዎች ደግሞ ትንሽ ረከስ ያሉ ሊሆኑ ይችላሉ። እቃዎቹ የእቃዎቹ የጥራት መጠን እንደየወጣባቸው ገንዘብ ይለያል። ለምሳሌ ለምሳሌ ጥሩ ጥሩ ጥራት ያለው መሳሪያ ትንሽ ወደድ ይላል። ትንሽ ደግሞ የእቃው ጥራት አነስ የሚል ደግሞ ረከስ ያለ ነው። ስለዚህ በእኔ አመለካከት ቤት ውስጥ የምጠቀማቸው በጣም ብዙ አይነት መሳሪያዎች አሉ። ስራ ቦታ የምትጠቀመው በጣም ብዙ አይነት መሳሪያ አለ። የትኛው ነው የሚለውን አሁን እዚህ ጋር ገጽ ስላልሆነ ደግሞ የተለያየ ነው። ለምሳሌ ማብሰያ ቤት የምትጠቀመው ምግብ ለማብሰል ዳቦ ለመድፋት እንጀራ ለመጋገር የተለያዩ የምግብ አይነቶችን ሩዝ ለመቀቀል ስጋ ለመቀቀል ጎመል ለማብሰል ሽንኩርት ለመክተፍ ቲማቲም ለመክተፍ ካሮት ለመክተፍ ይሄን ሁሉ ነገር እጠቀማለሁ። ስራ ቦታ ደግሞ ደንበኞችን ለማገልገል ህክምና ለመስጠት እና አንዳንድ አንዳንድ ሰዎች ታካሚዎች ደንበኞች የነገሩኝን መረጃ ለማስተላለፍ ይሄ ሁሉ ነገር በህክምና መሳሪያዎችን እጠቀማለሁ። ሌላው ደግሞ ቤት ውስጥ ደግሞ እነ መወልወያን የመሳሰሉት ደግሞ ቤት ለማጽዳት እጠቀማለሁ። ከዛ ውጪ ደግሞ አንዳንዴ የሚያስፈልጉ ነገሮችን የምጠቀምባቸው የተለያዩ አይነት መሳሪያዎች አሉ። ስለዚህ መሳሪያዎች ብዙ አይነት ናቸው። ዋጋቸውም ጥቅማቸውም ውደታቸውም የት የት እንደሚገኙ የት እንደምጠቀም ከምን እንደሚሰራ ብዙ አይነት መሳሪያዎች ስላሉ ያው ብዙ አይነት መሳሪያዎችን እጠቀማለሁ። ዋናው ነገር ግን ምንድነው? እንደየቦታው የምትጠቀማቸው መሳሪያዎች ይለያያሉ እንደየቦታው ቤት የምሰራበት ቦታ መስሪያ ቤት መንገድ ላይ እና ለምን አገልግሎት እጠቀማለሁ የሚለው የተለያየ አይነት መሳሪያ እንድጠቀም ያግዘኛል ይረዳኛል ማለት ነው። ስለዚህ መሳሪያዎችን በደንብ አድርጌ እጠቀማለሁ።